ጥሩ ጥያቄ ነው ከስራ ባልደረባ ባልደረባዎች ጋር ጥሩ ግንኙነት አለ ወይ ነው ምለው ጥያቄው? አዎ ጥሩ ግንኙነት አለው አለኝ። ለምን? አንድ ሰው ስራ በሚሰራበት ሰዓት ከስራ ባልደረቦቹ ጋራ ጥሩ ግንኙነት ሊኖረው ይገባዋል። ለምን? የስራ ቦታ ከሰዎች ጋራ ጥሩ ተግባቦት ጥሩ አንደርስታንዲንግ ምክንያቱም አብዛኛው ስራ ቲም ወርክ ነው። ቲም ወርክ ውስጥ ደግሞ ለሰዎች ጥሩ አመለካከት ከሌለን ጥሩ ተግባቦት ከሌለን ተስማምተን ተግባብተን ካልሰራን ስራው ስኬታማ ሊሆን ስለማይችል ማንም ሰው። ከስራ ባለረቦቹ ጋራ ጥሩ ግንኙነት መፍጠር መቻል አለበት። እና ለዛ እኔ በተፈጥሮዬ ከሰዎች ጋራ በጣም ተግባቢ ነኝ ኮሚኒኬቲቭ ነኝ። እና እግባባለሁ በቀላሉ ሰዎችን ሀሳባቸውን አንደርስታንድ ስለሚያደርግ። ከሰዎቹ ጋራ በቀላሉ መግባባት እችላለሁ ማለት ነው ስለዛ። ከስራ ባልደረቦቼ ከሁሎቹም ጋራ ተስማምቼ በጣም አንደርስታንድ ተደራራገን በጥሩ ሁኔታ ነው። ከሰዎች ጋራ ሚሰራው ሚያሳልፈው ስለዛ። በሚሰራበት ሰዓት ስራዬ ቦታዬ በጣም ደስተኛ ነኝ ከሰዎች ጋራ ባለኝ ግንኙነት በጣም ደስተኛ ነኝ ማለት ነው። ስለዚህ ከስራ ባልደረባዎቼ ጋራ ያለኝ ግንኙነት እጅግ በጣም ጥሩ ነው ማለት እችላለሁ።

ቡና ወይስ ሻይ ትመርጣለህ? ለምለው በመጠጣት ረገድ ሁለቱንም እጠቀማለሁ ግን በብዛት ሻይ ብጠጣም ባልበ ባልጠጣም ምንም አይመስለኝም። ቡና ግን በቀን አንዴ መጠጣት አለብኝ በጣም ስለለመድኩኝ። በቀን ውስጥ አንድ ጊዜ መጠቀም ይኖርብኛል። የሚገርምህ አሁን ይሄን ስራ እየሰራሁ ባለሁበት እንኳን አሁን በመሃል ወጥቼ ቡና መጠጣት አለብኝ አንድ ሲኒ ቡና ጠጥቼ ወደዚህ ስራ ለመመለስ ነው። አሁን እያሰብኩ ያለውት ማለት ነው። አሁን ለመውጣት እያሰብኩ ባለበት ሰዓት ነው ይሄ ስራ የመጣልኝ ማለት ነው። የቡና ወይስ ሻይ ትመርጣለህ? የሚለውን ማለት ነው በእርግጥ ጠዋት ላይ ሻይ ጠጥቼ ነበር ቡና ግን መጠጣት አለብኝ። ወይ? ጠዋት ላይ እጠጣለሁ ወይ ደግሞ ምሳ ሰዓት ምሳ ከበላው በኋላ እጠጣለሁ ማለት ነው። ስለዛ ከአንድ በላይም አልጠቀመውም አንድ ጊዜ ነው። እና አንዳንድ ጊዜ ሱካር በሳም ማነው? ሻይ ሻይ አንድ ጊዜ ብቻ ሊሆን ይችላል የምጠቀመው በሳምንት አንዴ። ወይ ደግሞ እንደው ጭራሹኑ ብዙም ላልጠቀመው እችላለሁ። ሻይ ማለት ነው። ወርም የምቆይበት ጊዜ አለ ሻይ ሳልጠጣ ቡና ግን በብዛት ሳልጠጣ የምውልበት ጊዜ የለም። እንደገና ደግሞ ለማነጻጸርም ቢሆን ሻይና ቡና በጣም ቡና ለቡና ቅርበት አለኝ ቡና በጣም ነው የሚመቸኝ። ሻይ ብጠጣም ባል ብጠጣም እዚህን አክል አይ ተጽእኖም አእምሮትም የለኝም። የሻይ የቡና ግን በጣም ጥሩ የቡና ወዳጅ ስለሆንኩኝ በቀን አንድ ጊዜ እጠቀማለው። ቡናውን ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ ለምለው? ማታ ከስራ በኋላ የኔ ስራ በርግጥ ሁል ጊዜ ሬጉላር ስለመደበኛ ማለት ፎርማል አይነት ስራ ስላልሆነ። በሽፍት ስለሚሰራ አንዳንድ ጊዜ በማታ ስራ ላይም ሊሆን ይችላል። ወይ ደግሞ ጠዋት ስራ ገብቸ ማታ ረፍት ልሆን እችላለሁ ረፍት ከሆንኩኝ ግን መፅሃቶችን አነባለሁ። አንዳንድ ጊዜ መጽሐፍ ከስራ በኋላ ደግሞ እረፍት ካደረኩኝ በኋላ ወጥቼም እንደ ወክ ያሉትን ነገሮች ልጠቀም እችላለሁ። መሸት ካለ ደግሞ ፊልም በማት እንዲሁም አንዳንድ ነገሮች የሚነበቡት በማንበብ ሊሆን ይችላል። ከስራ በኋላ የምጠቀመው ይህንን። እንደገና ደግሞ አንዳንድ ጊዜ ደግሞ ስራ ሊሆን እችላለሁ ምክንያቱም ሃያ አራት ሰባት ስለሆነ ስራ የሚሰራው አንድ ጊዜ ጠዋት አንድ ጊዜ ከሰአት አንድ ጊዜ አዳር እንደዛ ስለሆነ። ማታ ወይ ደግሞ አመሻሽ ላይ ስራ የሚገባ ከሆነ ደግሞ ተኝቼም ልቆይ እችላለሁ ምክንያቱም ሌሊት ስራ ገቢ ከሆንኩኝ ማለት ነው። ስለዛ ወጥ የሆነ። ከ ከስራ በኋላ ሰዓት የለኝም ማለት ነው ከስራ በኋላ ያለው ሰዓት በወጥነት አይታወቅም። እኔ ጋ የሆነ ጊዜ ላይ ይኖራል የሆነ ጊዜ ላይ አይኖርም ወይ ጊዜ ላይ ቤት እሆናለሁ ወይ ደግሞ መንገድ ላይ ሊሆን ይችላለሁ ከስራ ወጥቼ እየመጣሁ። ወይ ደግሞ ስራ ላይ ልሆን እይችላል።

የምትወደው ከተማ የት ነው ነው የሚለው? የምወደው ከተማ በአንደኛነት አዲሰ አበባ ነው የምኖረውም አድስ አበባ ነው። ከዛ ቀጥሎ ያሉት እንደ አዋሳ ያሉት። ከተሞችንም እወዳለው ደብረ ዘይት አዋሳ ያሉት ከተሞች ይመቹኛል። አዳማንም ጨምሮ በይበልጥ ግን ሁሉን አቀፍ የሆነች ከተማ ሰፊ የሆነች ከተማ። ማንም ብሄር ብሔረሰብ እና የውጭ ሰዎች የሚመጡበት ዲፕሎማቶች የሚበዙበት ከተማ እንደመሆኑ መጠን ትልቅ ከተማ እንደመሆኑ መጠን በጣም ይመቸኛል። እና በአንደኛ ደረጃነት አዲስ አበባን ቀዳሚ አደርጋታለሁ።

መዘመር ትወዳለህ? አዎ መዘመር እወዳለሁ። ያው ክርስቲያን እንደመሆኔ መጠን መዝሙር እሰማለሁ ቤተክርስቲያን እሄዳለሁ። ደግሞ ቤተክርስቲያን መርሃ ግብር ውስጥ አንዱ መዝሙር አንዱ ነው። ስለዛ በመዝሙር እግዚአብሔርን ማምለክ። በጣም ከሚዘዋተሩት አንዱ ነው። ቤት ውስጥም ደግሞ የራሴን ጊዜ ለመውሰድ ከፈጣሪ ጋራ ለመገናኘት አንድም ጸሎትም ነው። እንደ ጸሎትም ያለነው ደስታ ይገኝበታል ይጽናናል። የሰው ልጅ በመዝሙር ስለዛ መዘመር በጣም ነው የምወደው። እና አይወድም።

እቃዎች አሉ ነው የቤት እቃዎች አሉ ነው የምለው ወሳኝ ጥያቄ ነው። ቤቴ ውስጥ ሁሉም አይነት እቃዎች አሉ ማለት ይቻላል። ቤት ውስጥ ትልልቅ የሚባሉት የቤት እቃዎች እንደ ሶፋ ቁምሳጥን አልጋ እንደ ኪችን ካቢኔቶች ያሉት ናቸው። እንደገና ደግሞ ለማብሰያነት የምንጠቀምባቸው እቃዎች ይኖራሉ ሁሉም አይነት ለማብሰያነት የሚጠቀሙ እንደ ስቶፍ ያሉት እንደ ሲሊንደሮች ምናምን ነገር አሉት የተለያየ ምግብ ለማብሰል የሚጠቀምባቸው እና ዋና ዋና የሚባሉት እቃዎች እነዚህ ናቸው። ተጨማሪ እነሱ ፍሪጅ እና ቲቪ እንዳለ ሆኖ ማለት ነው። እና ሁሉም አይነት እቃዎች አሉ ማለት ይቻላል።

የስራ አሰራሮችን ትከተላለህ ነው የምለው? አዎ። በጣም ፊክስድ የሆነ ወጥ የሆነም ባይሆን በመጠኑም ብሆን እጠቀማለሁ። ሁል ጊዜም ባልጠቀም አንዳንድ ጊዜ። የስራ አሰራሮችን እከተላለሁ። ምክንያቱም ቀድሜ ጥዋት ላይ ማድረግ ያለብኝን ነገር። ከዛ ተነስቼ ማድረግ ያለብኝን ነገር ከዛ ወዴት መሄድ እንዳለብኝ እና እነዛን ወደ ምሄድበት ሄጄ የሚሰራውን ስራ። እሱን ከጨረስኩ በኋላ ደግሞ ተመልሼ ወደ ቤቴ ምን ምን ጉዳይ መከወን እንዳለብኝ። እቅድ አወጣለሁ እጠቀማለሁ። እና የስራ አሰራሮችን ተከትዬ ነው የምሰራው ማለት ነው። ስለዚህ እከተላለሁ የስራ አሰራሮችን

በቡድን መስራት ትወዳለህ? ነው የሚለው አዎ በቡድን መስራት እወዳለሁ አብዛኛውን ስራዎችን በቡድን ሆነን ነው የምንሰራው የጋራ ጥረት የሚፈልጉ ስራዎች ናቸው አንዳንድ ተግባር የሚፈልጉ ስራዎች የጋራ ውሳኔ የሚፈልጉ አይነት ስራዎች የቡድን ተዋጽኦ የሚፈልጉ አይነት ስራዎች ስለሆኑ በቡድን መስራትን እወዳለሁ እና በቡድን መስራት ደግሞ የተሻለ ወደ ተሻለ ውጤት ስለሚያደርስ በቡድን መስራት በጣም ይመቸኛልና እወደዋለሁ።

ማብሰል ትችላለህ ይሄኛው በጣም ወሳኝ ነው እና ከምወደው ስራዎቼ ሁሉ ማብሰልን በጣም ነው የምወደው። ኢቭን ስራ ውዬ የራሱ ደክሞኝ መጥቼ ወደ ማብሰል ስራ ከገባሁ በኋላ እነቃቃለሁ። ብቸኝነትም እንዳይሰማኝ እየተዝናናው ነው የምሰራው የማብሰል ስራውን ማለት ነው። እና ምግብ ማብሰል በጣም ነው የምወደው። ቀለል ቀለል ብሎኝ ነው የምሰራው። እና አሁን ካለሁበት ራሱ በጣም ማሻሻል ከምፈልጋቸው ነገሮች አንዱ ምግብ ማብሰል ወይ ደግሞ የምግብ ዝግጅት ሙያዬን ከፍ ማድረግ እፈልጋለሁ። እና ቀሎኝና ዘና እያልኩ የምሰራው የስራ አይነት ነው። ስለዚህ ምግብ ማብሰል እችላለሁ ቤት ውስጥም ራሴን ነው በራሴ ሰርቼ የምመገበው

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥመኝ አሁን ላይ ጉግል አረጋለሁ። ጉግል ሰርች በማድረግ ቻት ጂቢቲ ድፕሲክ ሊሆን ይችላል። ከእንደገና ደግሞ የምንነበቡ ነገሮችን መጽሐፎችን ሪፈር በማድረግ በማንበብ መልሶችን ከዩቲዩብ ሊሆን ይችላል ከ ጉግል ሊሆን ይችላል። እና ከጃጂቢቲ ሊሆን ይችላል እና ያሉትን ቴክኖሎጂ ያመጣውን ዘመን አመጣች ቴክኖሎጂዎችን በመጠቀም። ችግሮችን መፍትሄ እፈልግለታለሁ።

የምትወደው ጣፋጭ ምግብ ምንድነው? ለምለው በምግብ ደረጃ በአጠቃላይ ጣፋጭ ብቻ ሳይሆን በምግብ ዝርዝር ወይ ደግሞ ሜኑ ስጋ ጥሬ ስጋ በጣም በአንደኛ ደረጃ ጥሬ ስጋ እወዳለሁ። ከእንደገና ደግሞ ከባህላዊ ምግቦች እንደ ጨጨብሳ ጩኮ ያሉትን ነገሮች እንደ ክትፎ ያሉትን ጥብስ ሻላ ጥብስ የሚባለው እኛ ሀገር ምግብ እነሱን በጣም እጠቀማለሁ ጣፋጭ ከሚባሉት ደግሞ ከተጠቀሰ ማር። ማርም በጣም ነው የምወደው የተፈጠረው ማር። እንደገና ደግሞ ፋብሪካ ውስጥ ገብቶ ከወጡት ምግቦች። ቸኮሌትን ይወዳሉ ጣፋጭ ምግብ ከሚባሉት ቸኮሌትን እወዳለሁ።

በምን ትመገባለህ ለሚለው ብዙ ጊዜ በእጄ ነው እምመገበው። ሳህን በማድረግ እኛ ሀገር ያው በኢትዮጵያ ባህል እንጀራ ምናምን ተደርጎ ወጥ ይደረግበትና ከዛ ቡሃላ በእጅ ነው እምንመገበው። እንደ ፓስታና ሙኮሮኒ ሲሆን ደግሞ ሹካ ነው እምንጠቀመው። እነዛ ሁሉ ለማድረግ ግን ምግቡ ሳህን ላይ ተደርጎ ነው። ወደ ጠረጴዛ እሚቀርበው። ከዛ ቡሃላ ወይ በእጃችን ወይ ደሞ እንደ ፓስታ ሲሆን ደግሞ ሹካን በመጠቀም በዛ ነው እምመገበው። እና በብዛት እንጀራ ስለሆነ እምመገበው በእጄ ነው እምመገበው ሳህን ላይ በማውጣት ማለት ነው።

የክላውድ ማከማቻን ትጠቀማለህ ለሚለው ጥያቄ አዎ እጠቀማለሁ። ክላውድ ማከማቻ መጠቀም ብዙ ጠቀሜታዎች አሉት። ከእንደገና ሃርድ ዲስክ ሳያስፈልገው ሌላ ተጨማሪ ፊዚካል የሆኑ ቁሶች ማሳ አያስፈልገን። መረጃችን የምንፈልገው መረጃችን ዶክመንቶችን ፎቶዎችን እና የተለያዩ አይነት ፋይሎችን። ክላውድ ላይ በማከማቸት ቦታ ሳይገድበን ጊዜ ሳይገድበን የትም ሀገር ሆነን የትም ቦታ ሆነን ኢንተርኔት በመጠቀም እዛ ክላውድ ላይ ያስቀመጥነውን ነገር በፈለግነው ቦታ ላይ እንደፈለግነው አክሰስ ማድረግ ስለሚያስችለን ስለሚያስችለን። ክላውድ መጠቀም በጣም አስፈላጊ ነገር ነው ማለት ነው። ስለዛ በዚህ ዘመን ክላውድ መጠቀም ለሁሉም ሰው የሚመከር ነው መበረታታት ያለበት ነው። ዘመን የዋጀ ቴክኖሎጂ ነው። እና እኔም ከእነሱ አንዱ ስለሆንኩኝ ክላውድ ማከማቻን እጠቀማለሁ። እና በጣም ይስማማኛል።

የቤትህ ጣራ ምን በምን የተሰራ ነው ለማለት ፈልጎ መሰለኝ። ጥያቄው ምን የተሰራ ነው ይላል በምን የተሰራ ነው የሚል ጥያቄ ትክክለኛ ይሆናል። የቤቴ ጣራ። ችቡድ በድሮ አሰራር ይሄ ችቡድ የሚባለው። ከእንጨት ፍቅፋቂ ተሰርቶ እንደ ጣውላ የተሰራ ነገር ነው በዛ ነው ጣራው የተሰራው። ውስጥ ኮርኒሱ ማለት ነው ላው ላይ ደግሞ ያለው በቆርቆሮ ነው። ያው እንጨት ተደርጎ በቆርቆሮ ነው። ግድግዳው በሲሚንቶ እና በኮንክሪት ነው የተሰራው። ውስጥ ኮርኒሱ በችቡድ ነው ላይ ላይኛው ጣራው ደግሞ በቆርቆሮ ነው ማለት ነው።

በምን ሰዓት ትነሳለህ? ይላል በብዛት ጠዋት ነው የምነሳው። ሁል ጊዜ አላርም እጠቀማለሁ። ማንቂያ ደወል ስልኬ ላይ በመሙላት። አብዛኛውን ጊዜ አስራ አንድ ሰዓት ነው አላርሜ የሚጮኸው። እና የዛኔ እነሳለሁ አንዳንድ ጊዜ። ወደ ስራም ለመሄድ በጣም አስራ አንድ ሰዓት ስራ ቦታ መገኘት አስራ ሁለት ሰዓት ስራ ቦታ መገኘት ስላለብኝ። ከእንቅልፌ የምነቃው ሁል ጊዜ አላርሜ የሚጮኸው ወይ ደግሞ ማንቂያ ደወል የሚጮኸው አስራ አንድ ሰዓት ነው ማለት ነው። ስለዛ አስራ አንድ ሰዓት እነሳለሁ።

ቡና ወይስ ሻይ ትመርጣለህ ነው የሚለው? ቡናን ነው የምመርጠው። ሁለቱንም እጠጣለሁ ግን በብዛት የምጠቀመው ቡናን ነው። ሻይ አልፎ አልፎ እጠቀማለሁ። ምናልባት በሳምንትም ሊሆን ይችላል ከዛም በላይ ጊዜ ሳልጠቀም ሊቆይ እችላለሁ። ሻይ ማለት ከዛ ቡና ሲሆን ግን ቀን በቀን ነው የምጠቀመው።

የበጎ ለበጎ ድራጎት ሰርተህ ታውቃለህ ነው የምለው? አስተባብሬ አውቃለሁ በትምህርት ቤት ውስጥ በስራ ቦታ ላይ ብር በሚሰበሰብበት ሁሉ በማሰባበር ሳንቲም በማሰባሰብ። ምናልባት እዛ በቋምነት ለበጎ ስራ የሚሰማሩ ሰዎችን በመቀበል ካለውበት ቦታ ላይ ያለውን ነገር በማሰባሰብ ለሚረከቡት ቀጥታ ለሚወስዱት ሰው አስረክቤ አውቃለሁ። በዋናነት ግን የምረዱ ሰዎች ያሉበት ቦታ ሄጄ በቋሚነት ሰርቼ አላውቅም። ግን ያለሁበት ቦታ ላይ ግን ሰዎችን ሞቫላይዝ በማድረግ በማንቀሳቀስ እንዲሳተፉ በማድረግ እና ብር በማሰባሰብ እርዳታ አድርጌ አውቀዋለሁ።

ስልክን ምን ያክል ጊዜ ትሞላለህ ነው? እምለው ታሞላለህ ትሞላለህ ለማለት ፈልጎ መስለኝ ጥያቄው መሆን አለበት። ስልክህን በምን ያክል ጊዜ ትሞላለህ? ለሚለው ብዙ ጊዜ ቶሎ ቶሎ አልሞላውም ማለት። በወር አንድ ጊዜ ፓኬጅ ወይ ደግሞ ዳታ ሞልቼ ስለሆነ እሚጠቀመው በየጊዜው በየኢንተርቫሉ አልሞላውም። የሆነ አስፈላጊ ጉዳይ ካጋጠመኝና ረጅም ጊዜ ካወራሁበትና ከጨረስኩኝ መሃል ላይ ሊሞላ እችላለሁ። ግን አብዛኛውን ጊዜ የወር ፓኬጅ ነው እሚጠቀመው። ስለዛ በወር እሚለው ነገር በደንብ ይገልጸዋል ማለት ነው።

ወደ ስራ ምን ልብስ ትለብሳለህ ነው የሚለው? ወደ ስራ ሲሄድ ማንኛቸውንም አለባበስ እለብሰዋለሁ ማንኛቸውም ማለት ስርዓት ያላቸው ብቻ ይሁኑ ስራ ቦታ የማይከለከሉ አይነት ስራ ልብስ አልለብሰውም ግን ኖርማል ልብስ የሚባሉት ጂንስ ሊሆኑ ይችላል ሹራቦች ሊሆኑ ይችላሉ ቲሸርቶች ሊሆኑ ይችላሉ። ከእንደገና ደግሞ ሱፍም ሊሆን ይችላል የምለብሰው እና ማንኛቸውም አይነት አግባብ ያለውና ስርዓት ያለው ልብስን እለብሳለሁ። እንጂ ይሄን እንደዚህ አይነት ልብስ ብቻ መለበስ አለበት የሚል የስራ አይነት አይደለም ያለሁበት ማለት ነው። ስለዛ በሽፍት ስለሆነ የምለብሰው ኖርማል አልባሳትን ነው የምጠቀመው። በብዛት

ምን አይነት ቦርሳ ትጠቀማለህ ነው ምለው የምትጠቀመው ቦርሳ? እንደ ኮምፒውተር ያለው ነገር ለመያዝ። ኮምፒውተርም ባይሆን ደግሞ የሆነ የምንነበቡ ነገሮችን መጽሐፍ መጽሔቶች ደፍተር እና ስክሪፕቶ ለመያዝ የሚያገለግል አንዳንድ ጊዜ ደግሞ እንደ ምግብ ያለውንም ነገር ቀለል ያሉት ነገሮች ለመያዝ የሚያገለግል በጣም ቀለል ያለ ቦርሳ ከልብስ የተሰራ ከጨርቅ የተሰራ አይነት ቦርሳ። ነው ምጠቀመው ብዙም ከባድ ያልሆነ ግን ቀለል ያሉ እቃዎችን ለመያዝ የሚያገለግለኝ ውሃ ሊሆን ይችላል የሚይዝበት ደፍተር ሊሆን ይችላል መጽሐፍ ሊሆን ይችላል። አልፎ አልፎ ደግሞ ተቀያሪ ልብስም ሊሆን ይችላል በብርድና በሙቀት የምጠቀማቸውን አይነት ለመያዝ የሚያገለግለኝ ቀለል ያለ ቦርሳ ነው። ምጠቀመው ከሌዘር ሳይሆን ከጨርቅ የተሰራ ቦርሳ ምጠቀመው።

ያታክልት ስራ ታደርጋለህ ነው የምለው። ሰርቼ አውቃለሁ ያታክልት ስራ። በተለይ ልጅ እያለሁ ጓሮ ውስጥ። አታክልቶችን በመትከል እጠቀማለሁ አሁንም ጣሳ ውስጥ በማድረግ። እንደ ቃሪያ ያሉትን ነገሮች ቀለል ያሉትን ግቢ ውስጥ ሊሰሩ የሚችሉ። እንደቃ ጣሳ የተለያየ አይነት። ቀለም እቃዎች ምናምን ነገር ቀለም ሲያልቅበት እሱን በማጸዳት አፈር በማድረግ። ቀለል ያሉትን አታክልት ጓሮ ውስጥ ኢቭን ግቢ ውስጥ በማስቀመጥ አንድም እንደ ውበት ይሆናል ከእንደገና ደግሞ። ለምግብነትም ስለሚውል ያ ስለሚያስደስተኝም ጭምር ያንን አደርጋለሁ።

ስንት ሰዓት ትተኛለህ ነው የምለው? ብዙ ጊዜ አመሻለሁ ማታ ስራም ኖረኝ አልኖረኝ። ቶሎ አልተኛም። ከሌሊቱ ከአምስት ሰዓት በፊት አልተኛም ከአምስት ሰዓት ቡሀላ እስከ ስድስት ሰዓት ባለው ነው ምተኛው ቶሎ አልተኛም። ኢቭን ጠዋት እንኳን መነሳት ካለብኝ። በቶሎ አልተኛም ብተኛም እንቅልፍ ስለማይወስደኝ። አብዛኛውን ጊዜ ከአምስት ሰዓት ቡሀላ ከሌሊቱ አምስት ሰዓት ቡሀላ ነው ምተኛው።